በልጅነቴ ያደግኩት ከቤተሰቦቼ ጋር ነው። መኖሪያ ቤታችንም ኢትዮጵያዊ አይነት ቤቶች ናቸው። ያ ማለት ግድግዳቸው ከእንጨት የተሰሩ ግድግዳቸው እንጨት ይሆን እና አፈር ተወግቶ ጭቃ ይቀባሉ ከዛ ቀለም ይቀባል እንደዛ ነው የሚሰራው። ከዛ መሬታቸው ይሰራል በድንጋይ ሊሾ ተደርጎ ይሰራል። እንደዛ አይነት ቤት ነው የነበረ እና ያደግኩት ከቤተሰቦቼ ጋር ነበረ። ያ ነው መደበኛ ቤቶች ናቸው

የትውልድ ከተማዬ ኢትዮጵያ ውስጥ ጎጃም የሚባል ቦታ ላይ ዳንግላ የምትባል ከተማዋ ናት። እኔ እ ኢትዮጵያን እንግዲህ እንደምታውቁት ኢትዮጵያ ማለት ምስራቅ አፍሪካ ውስጥ ያለች ሀገር ናት። ምስራቅ አፍሪካ ውስጥ ኢትዮጵያ አለች ከዛ ጎጃም ማለት አማራ ክልል ነው። ብዙ ክልሎች አሉ ከነዛ ውስጥ አማራ ክልል አንዱ ነው። አማራ ክልል ውስጥ ያለ ቦታ ነው። ጎጃም እ እዛ ውስጥ ዳንግላ የምትባል የወረዳ ከተማ ናት። የትውልድ ቦታዬ።

የቤታችን ጣሪያ የተሰራው ከቆርቆሮ ነው። በቆርቆሮ የተሰራ ጣሪያ ነው ያለው በእኛ በኢትዮጵያውያን ባህል። አብዛኛው ቤት የሚሰሩት ከእንጨት ከአፈር በሚዘጋጅ ጭቃና ወይም ደግሞ ከድንጋይ ሊሆን ይችላል። ከዛ ውጪ ቆርቆሮአቸው ግን ጣሪያቸው ግን የሚሆነው ቆርቆሮ ነው። እና የኛም ቤት ልክ እንደሌላው ሁሉ ጣሪያው ላይ ያለው ቆርቆሮ ነው።